በመስመር ላይ እማራለሁ እንግዲህ መስመር ላይ መማር በጣም ጥሩ ነገር ነው ነጻነት አለው በምፈልግ ጊዜ ነው የምንማረው ስለዚህ መስመር ላይ ትምህርት ጀምሬያለሁ ማለት ነው። የማስተርስ ፕሮግራም ትምህርት ጀምሬያለሁ ይሄንን ትምህርት እንግዲህ በንቃት ለመከታተል ጥረት አደርጋለሁኝ እንግዲህ አሰጣጡ በጣም ጥሩ ነው። በአካል መገኘት አይጠይቅም እንዲሁም ደግሞ በተመቸን ሰዓት የምንማረው ትምህርት ስለሆነ በጣም ቆንጆ ነው። ስለዚህ ይህንን ትምህርት እንግዲህ በንቃት ለመከታተል ጥረት አደርጋለሁ ማለት ነው

እንግዲህ ስልጠና እወስዳለሁ የተለያዩ ስልጠናዎችን ብዙ ጊዜ እወስዳለሁ ማለት ነው። ስልጠናዎቼ እንግዲህ ክህሎትን ያሳድጋሉ አዳዲስ እውቀቶችን በህይወት ይጨምራሉ ስለዚህ ስልጠና በጣም የምወደው ነገር ነው። በጣም ተደጋጋሚ የተለያዩ የወይን ስልጠናዎችን እወስዳለሁ በእነዚህ ስልጠናዎችም እንግዲህ ይሄ ብዙ ነገር በህይወቴ እንደጨመርኩ ይሰማኛል። የስራ ፈጠራ ክህሎት እንዲሁም የህይወት ክህሎትና መሰል ስልጠናዎችን በተደጋጋሚ ወስጃለሁ። እነዚህ ስልጠናዎች እንግዲህ በህይወቴ ብዙ ነገር እንደጨመሩልኝ ይገባኛል ወይም እረዳለሁ ማለት ነው

ወደ ሱቅ ከመሄዴ በፊት ዝርዝር የመጽሐፍ ልምዱ የለኝም ምክንያቱም እንግዲህ በጣም በብዛት እነዚህን ነገሮች ማድረግ የሚያስፈልገው በጣም ብዙ የሚባሉ ነገሮችን መግዛት ሲያስፈልግ ብቻ ነው። እኔ ግን ብዙ ጊዜ እያደረኩ ያለሁትኝ ጥቃቅን ነገሮች ነው የምገዛው ቶሎ ቶሎ ነው የምገዛው የሚያስፈልጉኝን ነገሮች። ስለዚህ ብዙ ነገሮችን የመግዛት በአንድ ጊዜ የመግዛት ልምዱ ስለሌለኝ እነዚህን ነገሮች የመጻፍ ወይም ደግሞ በጽሁፍ የማስቀመጥ ልምዱ የለኝም። እና ስለዚህ ወደ ሱቅ ከመሄዴ በፊት ምንም አይነት ዝርዝር ብዙ ጊዜ አልጽፈም ማለት ነው

በስልክ ገንዘብ እልካለሁ። እንግዲህ በስልክ ገንዘብ መላክ ከተጀመረ ቆይቷል በጣም ረጅም ጊዜ ሆኖታል። አሁን እያንዳንዱ የመላላክ ሁኔታ ወይም የግብይት ሁኔታ በስልክ ሆኗል። ስለዚህ በስልክ ገንዘቦችን እልካለሁ በተለያየ መልኩ አሉ የተለያዩ የባንክ አፕሊኬሽኖች አሉ ወይም መተግበሪዎች አሉ በቴሌኮም ኩባንያዎች አማካኝነትም እንዲሁ ስልክ መላክ ይቻላል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ በስልክ ገንዘብ ምልክበት ሁኔታ ነው ያለው የቆየና ወደፊት ደግሞ በደንብ በደንብ ተጠናክሮ ሊቀጥል ሚችል ሁኔታ እንደሆነ ነው ሚሰማኝ።

በተፈጥሮ ውስጥ እንግዲህ መራመድ በጣም እወዳለሁኝ በተፈጥሮ ውስጥ በመራመድ በምራመድበት ሰዓት እንግዲህ ከራሴ ጋር የተገናኘሁ አይነት ስሜት ይሰማኛል። ደግሞም ከራሴ ጋር በደንብ ነው የምገናኘው። የተፈጥሮ አድናቂ እንደሆንኩ በዚህ በፊት ገልጫለሁ ማለት ነው። የተለየ ስሜት ይሰማኛል ተፈጥሮአዊ የሆነ አየር አገኛለሁኝ። እንዲሁ በምራመድበት በሚሄድበት ሁሉ ነገር እያንዳንዱ ስሜቶች የተለየ ስሜት። የተለየ ደስታ ስሜት ይፈጥርልኛል ማለት ነው። ስለዚህ በተፈጥሮ ውስጥ መራመድ በጣም የምወደው ነገር ነው ማለት ነው

መንዳት እችላለሁ እንግዲህ የማሽከርከር ብቃት አለኝ ብዬ ነው የማምነው እንግዲህ የተለያዩ ተሽከርካሪዎችን ሞክሬ አውቃለሁ ነድቼም እንዲሁ አውቃለሁ ማለት ነው ስለዚህ እያንዳንዱን ተሽከርካሪ ለመንዳት እንግዲህ መንጃ ፈቃድ እንደሚያስፈልግ ይታወቃል እኔ እንግዲህ ፈቃድ ፍቃድ አንድ ብቻ አለኝ በመሞከር ደረጃ ግን ብዙዎቹን ተሽከርካሪዎች ሞክሬያቸዋለሁ መንዳት እችላለሁ ብዬ አምናለሁ ማለት ነው እንግዲህ ለመንዳት በጣም ብዙ መሰረታዊ የሚያስፈልጉ ነገሮች አሉ እነዛ ነገሮች እስከተሟሉ ድረስ እንግዲህ መንዳትና ማሽከርካር እችላለሁ ብዬ ነው የማምነው።

ፎቶዎችን እንግዲህ በብዛት የማስቀምጠው ጎግል ድራይ ወይም ጎግል ፎቶ ላይ ነው ማለት ነው። እንግዲህ ይሄ ቋሚ የሆነ ማስቀመጫ ነው። እርግጥ ነው የተለያዩ ማስቀመጫ ቦታዎች እንዳሉ ይታወቃል። በዋናነት ግን ሶፍት ኮፒ የሚባሉ ፎቶዎችን ነው የማስቀምጠው። ይሄም እንግዲህ ጎግል ድራይቭ ላይ ነው የማስቀምጠው ፎቶዎችን ማለት ነው። ጎግል ፎቶ በራሱ እየወሰደ እዛው ላይ ያስቀምጣቸዋል። ስለዚህ እየተቀመጡ ያሉት ገዛ ላይ ነው በቋሚነት የማስቀምጠው። ፎቶዎችን እዛ ጋር ነው ብዙ ፎቶዎችም ያሉት። እዛው ጎግል ድራይብ ላይ ነው የማለት ነው።

ኢሜል እንግዲህ እጠቀማለሁ በጣም ለተለያየ አላማ ነው ኢሜልን የምጠቀመው። ብዙ ጊዜ ለስራ ማመልከቻነት እጠቀምበታለሁ ማለት ነው። እንግዲህ በስራ ለማመልከት የተለያየ ቦታዎች አፕላይ አደርጋለሁኝ። ስለዚህ በዛ ሰዓት እንግዲህ ኢሜል እጠቀማለሁ ማለት ነው። ሌላው እንግዲህ የተለያዩ መልእክቶችን መለዋወጫ ዘዴም እንዲሁ እጠቀምበታለሁ። ሌላኛው አንዳንድ አካውንቶችን ለመክፈት ደግሞ እንግዲህ ኢሜል አስፈላጊ ነው። ስለዚህ ለዚህ ለዚህ አላማ ኢሜል እጠቀምበታለሁ

እንግዲህ የተመጠነ ወይም የተገደበ ይሄ ነው የሚባል የመነሻ ሰዓት የለኝም። ብዙ ጊዜ እንግዲህ ከእንቅልፍ የምነሳው እንደ አመሸሁበት አጋጣሚ ነው። በጣም ካመሸሁኝ ምናልባትም እስከ ሁለት ሰዓት፣ እስከ ጠዋት ሁለት ሰዓት ልተኛ የምችልበት አጋጣሚ አለ። ቶሎ ከተኛሁኝ ደግሞ ምናልባትም አስራ አንድ ተኩል አንስቶ በምነቃበት አጋጣሚ አለ እና ይሄ ነው ተብሎ የተመጠነ ወይም የተገደበ ጊዜ እንደሌለኝ መናገር ወይም ማሳወቅ እፈልጋለሁኝ። የእንግዲህ እንደው ሁኔታው ነው የሚወሰነው ማለት ነው።

እንቅጽል ስም አለኝ አዎ እንግዲህ ይሄ ቅጽል ስም በተለያየ መልኩ ጓደኞች ምናምን ሊሰጡ ይችላሉ። አንዳንዴ ከብዙ ነባራዊ ሁኔታ ተነስተው ቅጸል ስም ሊሰጥ ይችላል። እንግዲህ የኔም ቅጽል ስም አለኝ እንግዲህ በትምርት ቤት እያለሁ የትምርት ቤት ጓደኞቼ ናቸው ይሄንን ቅጽል ስም ያወጡልኝ ማለት ነው። እንግዲህ ስሙን ከምን አንፃር እንደሰየሙኝ ባላውቅም እንግዲህ ስሙ ግን ምናልባትም ከእኔ ቢሄቨር ጋር አብሮ እየሄዳል ወይም ከእኔ ፀባይ ጋር አብሮ እየሄዳል የሚል ግምት አለኝ።

ልብሴን እንግዲህ በዚን ያህል ጊዜ ነው ተብሎ የተገደበ ጊዜ የለም። ልብሶች እንደሚቆሽሽበት አጋጣሚ ነው እንግዲህ የማጥባቸው ምናልባት በሳምንት ሁለት ጊዜ እና ሶስት ላጥብ እችላለሁኝ ከዛም ባነሰ ጊዜ ውስጥ ማጥበት አለ። አንዳንዴ ደግሞ እንግዲህ ነባራዊ ሁኔታው ምናልባትም ቶሎ ቶሎ ልብስ ማልቀየርበት ሁኔታ ከተፈጠረ በሳምንት አንድ ጊዜ ብቻ ማጥብበት ሁኔታ ይኖራል ማለት ነው። በዚህ ምክንያት እንግዲህ ልብሴን የተገደበ በዚህ በሳምንት ይሄን ያህል ቀን ብቻ ነው የማጥበው ብዬ መናገር የምችልበት ሁኔታ የለም ማለት ነው።